ቀዝቃዛ አየር ትወዳለህ ወይ? አዎ። አብዛኛው እንጂ ቀዝቃዛ አየር በጣም ደስ ይላል ለጤናችንም ተስማሚ ነው። እዚህ ቅዝቅዝ ባለአየር ውስጥ ራሳችን በቃ እንድንቆይና እንድናይ የማድረጋችን ለእኛ በጣም ጥሩ ነው። ምክንያቱም አሁን ሙቀት በሚሆንበት ጊዜ ሰውነታችን ይሄንን ሙቀት ለመቋቋም ሲል ብዙ ነገር ሊያጣና ሊያገኝ ይችላል። ስለዚህ ይሄን እያደረግን ከእኔ ደግሞ ከእኛ ጋር ጉዳትም ሊኖረው ስለሚችል ይሄንን እኛ እየቀነስንና ያሻንን ጥሩ ነገር እያደረግን መድመቻ አለብን ማለት ነው። ይሄንን እያደረግን ስንሄድ ግን የቀዝቃዛ አየር ለኛ ምቹ ሁኔታን የፈጠረልን አሪፍ ነገር ልዩ ጥቅም እያገኘንበት መሆን መቻል አለበት ማለት ነው። ይሄንን እያደረግን ስንል እኛ ደስ የሚል ጥቅም እያገኘን እና በዚህ ቀዝቃዛ እየር እና እየወደድነው ራሳችን ወደ ጥሩ ነገር እያገኘነው መሄድ ይጀምራል ማለት ነው። ይህን ማድረጋችን ደግሞ ለኛ ጥቅም እና ለጤናችንም ለሁሉም ነገር ተስማሚ ነው ማለት ነው። ስለዚህ ቀዝቃዛ አየር ለእኛ ተስማሚና አሪፍ ነው። ከሞቃት አየር ይልቅ አሁን ሞቅታ ሲሆን በጣም ሰውነታችን ጋር ሙቀታችን እና ስለሚጨመር የሰውነት የሙቀት መጠናችን እየጨመረበት በሚሄድበት ጊዜ እኛ ይሄንን የሰውነት ሙቀት ለመቋቋም በጣም እንቸገራለን ማለት ነው። እንደዚህ እየሆነ ከሄድን ደግሞ ከእኛ ጋር ሊያደርሰው የሚችል ተጽዕኖ ከፍተኛ እስከሆነ ድረስ እኛ የተቻለንን መጠን ይህንን የሰውነቱ ሙቀት ለመቆጣጠር ወይም ለማመጣጠን እኛ የተቻለንን ድርሻ መውጣትና ማድረግ መቻል አለብን ማለት ነው። ይሄንን እያደረግን ስንሄድ እኛ ወደምንፈልገው ነገር እየመጣና የምንፈልገውን ነገር እያሳካን እያስተካከልን መሄድን እንጀምራለን ማለት ነው። ይህንን እያደረግን ከሄድን ለኛ ልዩ ጥቅም እና ትኩረት እየሰጠን እኛ ራሳችንን እያሻሻልንና እየቀየርን ወደ ጥሩ መንገድ እየመጣን መሄድ እንጀምራለን ማለት ነው። ስለዚህ ቀዝቃዜ አየር በጣም ተስማሚ ነው አየሩ ቀዝቀዝ ካለ ለኛ ለሰውነታችን በቃ ለሁሉም ለአካለ ቁመናችን ለሁሉም ነገር በጣም ተስማሚ ነው ማለት ነው። ነገር ግን የአየር መጠኑ በጣም ከፍ እያለና የተሻለ ሲመጣ ወይም ይሄ ሙቀት መጠን በጣም እየጨመረ ከመጣ እኛ ጋር እኛ ሰውነት ጋር ላይመጣጠን ይችላል ማለት ነው። ስለዚህ ስራም ለመስራት ይሄ የአየር ሁኔታው ተመጣጣኝ መሆን መቻል አለበት ማለት ነው። ይሄ የአየር ሁኔታ ተመጣጣኝ እየሆነ ሲመጣ በቃ ጥሩ ነገር እየሰጠን አሪፍ ነገር እያገኘንበት እኛ የተሻለ ነገር እያገኘንበት መሄድ እጀምራለሁ ማለት ነው። ይሄን ደግሞ ለኛ ልዩ ጥቅም እና ትኩረት አለው ማለት ነው። ይሄንን እያደረግን የመሄዳችን ለኛ ደስ የሚልና እኛ ራሳችን እንድናይ እንድናሻሻል ራሳችን ወደ ጥሩ መንገድ እንድንመራ የሚያደርገን ነው ማለት ነው። ይህንን እያደረግን ስንሄድ እኛ በጣም ተጠቃሚዎች እና ደስተኞች እና ራሳችን እያሻሻልንበት ራሳችን ወደ ጥሩ መንገድ እየወሰድንበት መሄድ እንጀምራለን ማለት ነው። ይህን ማድረጋችን ደግሞ ለእኛ ልዩ ጥቅም እና ትኩረት አለው ማለት ነው። ይህንን እያደረግን ከሄድን እኛ አሪፍ ነገር እና ጥሩ እያገኘን ራሳችን በተቻለን መጠን እያየን ከዚህ ቀዝቃዛ አየር ጥቅም እያገኘን እኛ ቀዝቃዛ አየር እየመረጥን በቃ መሄድ እንጀምራለን ማለት ነው። እንጂ አሁን ሞቃት ሲሆን በቃ ስራዎችን ለመስራት በጣም እንቸገራለን ከመጠን በላይ እኛም ሙቀት ሲበዛ ሰውነታችን የተለያየ የሙቀት መጠን ሲጨምርብን ላቭ ይወጣል ማለት ነው። የሰውነት እጢዎች ከመጠን ብላ ላቭ ያልባሉ ከመጠን በላይ በሚያልቨን ሰዓት ደግሞ እኛ ይሄንን የላቭ መጠን ለመቆቋም የተለያዩ ሻወር በየሰአቱ መውሰድ መቻል አለብን። እንዲሁም በቃ ስራ መስራት አንችልም ቁጭ ማለትን እንመርጣለን ማለት ነው። ስራ ስለዚህ ስራ ካልሰራን ደግሞ ለእኛ ጉዳት እስከሆነ ድረስ ቀዝቃዛ አየር ለሰው ልጅ በጣም ተመራጭና አሪፍ ነገር ነው ማለት ነው። ይሄንን እያደረግን መሄዳችን ለእኛ ጥቅም እና ትኩረት እየሰጠን እኛ ራሳችን ወደ መልካም ነገር እየቀየርንበት እንሄዳለን ማለት ነው። ይሄንን እያደረግን ስንሄድ እኛ ተጠቃሚዎች አሪፍ ነገር ጥሩ ነገር እየሰራን መሄድ ምንጀምረው ማለት ነው። በዚህ መልኩ እያደረግን ብንሄድ ቀዝቃዛ አየር ጋኛ እየተጠቀምን እና ይሄን ቀዝቃዛ አየር ለመጠቀም እየሞከርን እኛ ወደምንፈልገው መልኩ ይህንን ማስኬድና ማስቀጠል እንችላለን ማለት ነው። ይህንን እያደረግን ከሄድን ለኛ ልዩ ትኩረትና ጥቅም ደስ የሚል ነገር እያገኘንበት በቀዝቃዛ አየር እየተጠቀምንና ቀዝቃዛ አየር እየወደድን ቀዝቃዛውን አየር እየወደድነው እንመጣለን

ከደንበኞች ጋር ትሰራለህ ወይ? አዎ አብዛኛውን ጊዜ እኔን መሰራት የምፈልገው ከደንበኞች ጋር ነው ደንበኞች ጋር እየሰራሁ የምፈልገውን ነገር እያሰካሁና እያስተካከልኩ መሄድ እፈልጋለሁ ማለት ነው። ስለዚህ ከደበኞቼ ጋኔ የሰራሁት ጥሩ ነገር እያገኘሁ የተሻለ ጥቅም እየሰጠኝ እሄዳለሁ ማለት ነው። ይሄንን እያደረኩ በመሄድበት ጊዜ እኔ በቃ ደስተኛ ነኝ ደንበኞች ጋር አብሮው እንደመሰራት ደስ የሚል ነገር የለም። ማለት አሁን። አንድ የሱቅ ነጋዴ የሱቅ እቃዎችን በሚያስመጣበት ጊዜ ከሌላ ቦታ አዝዞ ነው ከዚህ ከእሱ ከሚኖርበት ቦታውን ከአቅራቢያው ካለ ሰው አስመጥቶ የሚሰራውና። ይህንን ስራ መስራት የሚችለው ወይም የሚፈልገው ማለት ነው። ይህንን እያደረገ ከሄደ ለሱ ልዩ ጥቅም እና ትኩረት እየሰጠው እሱ ብዙ ነገሩን እያሸሻለበት እና እየቀየረበት ወደ መልካም ነገር እያመጣው መሄድ ይጀምራል ማለት ነው። ይሄንን እያደረገ ሲሄድ እሱ ከደንበኞች ጋር ያለው ትስስር በጣም እየጠነከረ ይመጣል ማለት ነው። ከዚህ ቁጭ ብሎ እንኳን ላክልኝ ማለት የሚችል የሚፈልገውን ነገር በሚፈልገው ሰዓት ማስላክና ይህንን የሚፈልገውን ነገር በሚፈልገው ሰዓት ማግኘትና ማሳካት ማስተካከል ይችላል። ማትነው ይህንን እያደረገ ሲሄድ ለሱ ልዩ ትኩረትና ጥቅም እያገኘበት ራሱን ወደ ጥሩ መንገድ እየመራበት መሄድ ይጀምራል ማለት ነው። ይሄንን እያደረገ ከሄደ እሱ በጣም ተጠቃሚና አሪፍ ነገር እያገኘ ከደንበኞች ጋር ለመስራት ሁሌም ልዩ ትኩረት እየኖረው ደንበኞችም የሚፈልጉትን ነገር በሚፈልጉት ሰዓት። ደንበኞች ጋር በሚ የሚፈልጉትን እቃ በሚፈልጉበት ሰዓት እያቀረበ ወደ ጥሩ መንገድ መሄድና መምራት ማስተካከል ይችላል ማለት ነው። ይህንን እያደረገ የሚሄዱ ለሱ ልዩ ትኩረት እና ጥቅም አለው ማለት ነው። ይህንን እያደረገ ከሄደ ደግሞ አሪፍ ነገር ማግኘት እና ማስተካከል ማሳካት ይችላል ማለት ነው። በዚህ መልኩ መሆኑ ለእኛ ልዩ ትኩረት እና ጥቅም እየሰጠን እኛ ከደንበኞች ጋር ለመሰራት ያለን ትስስር እየጨመረ ወደ ጥሩ ነገር ወደ መልካም ነገር እየተቀየረ ይመጣል ማለት ነው። ይሄንን እያደረገ ከመጣን ነው እኛ በእያንዳንዷ እንቅስቃሴና ተግባራችን ደስተኛ እየሆንንና የምንፈልገውን ነገር እያከናወንንና እየሰራን እያሻሻልን መህድና መምጣት የምንጀምረው ማለት ነው። ስለዚህ ይሄንን እያደረገ ከመጣና መማር ከጀመርን ደግሞ እኛ የምንፈልገውን ነገር በምንፈልገው ሰዓት ማሳካትና ማስተካከል እንችላለን ማለት ነው። ስለዚህ ይህንን እያደረገ ከመጣና ማሳካት ከቻልን ደግሞ እኛም በእያንዳንዱ እንቅስቃሴና ተግባራችን ራሳችን ወደ መልካም ነገር እየቀየርን እና እያሻልነው ወደምንፈልገው መልኩ መሄድን እንጀምራለን ማለት ነው። ስለዚህ ይህንን እያደረግን ነው ስንሄድ እኛ በእያንዳንዱ እንቅስቃሴያችን ውስጥ ልዩ ትኩረትና ጥቅም እየሰጠና እያገኘንበት ራሳችን ወደ መልካም ነገር እያገኘን መሄድ እንጀምራለን ማለት ነው። ይሄንን እያደረግን ከሄድነ ራሳችን የሚወድድ የተሻለ ነገር እና ጥቅም እያገኘንበት ራሳችንን እየቀየርን መሄድን እንጀምራለን ማለት ነው። ስለዚህ ከደንበኞች ጋር ያለን ትስስር ጠንካራ መሆኑን መቻል አለበት ማለት ነው። የምንሰራው ስራ እነሱ እዛው ቁጭ ብሎ እኛም እዚህ ቁጭ ብለው እንድናስልካቸውና ይሄንን ያስለካቸውን ነገር ለደንበኞቻችን ተደራሽ እንዲሆን ማድረግ የምንችለው ይህንን ስራ እኛ በአግባቡ መስራት ስንጀምር ነው ማለት ነው። ይህንን ስራ በአግባቡ መሰራት ከጀመርን ደግሞ ከደንበኞች ጋር የሚላክልንን እቃ በአሪፉ ተቀብለን ወደ ደንበኞች በሰአቱ ማድረስና መሸጥ ይቻላል ማለት ነው። ስለዚህ ይሄንን እያደረግን የመሄዳችን ለእኛ ልዩ ጥቅም እና ትኩረት አለው ማለት ነው። ከደንበኞች ጋር ያለን ትስስር ጠንካራና ያማረ አሪፍ ነገር እየሆነ ቢሄድ ይመረጣል ማለት ነው። ስለዚህ ከደንበኞች ጋር ያለን መስተጋብር በጣም ጠንከር ያለና የተሻለ ለየት ያለ ነገር ቢሆን ይመረጣል ማለት ነው። ምክንያቱም ከእያንዳንዱ ደንበኛ አገኘህ ሊኖርህ የሚችል ትስስር እየጠነከረና እየዳበረ ከመጣ። እኛ የምንፈልገውን እቃ ከምንፈልገው ቦታውንም ቁጭ ብለን ደንበኛችን እስኮን ድረስ ደንበኛ መሆናችን ካወቀ አዝዘን ይህንን እቃ እፈልጋለሁ በዚህም ያክል መጠን በዚህን ያክል ዋጋ ላክልኝ ብለን እኛ ቁጭ ብለን ከስራ ቦታችን ከሌላው ቦታ እኛም ማስላክ እንችላለን ማለት ነው። ይሄንን እያደረግን ከሄድን እኛ በእያንዳንዱ እቅስቃሴያችን ልዩ ትኩረት እያገኘና ራሳችንን እየቀየርን እያሽሻልን መሄድ እንጀምራለን ማለት ነው። ይህም ሁኖ

መዘመር ትወዳለህ ወይ? አዎ መዝሙር ደስ የሚል ነገር እኮ ነው መዘመር እኔ እወዳለሁ ማለት መዝሙር ጋር። አጥንቶ ደስ የሚል ነገር አሁን በጾም ወቅት የጾም መዝሙር አለ በቃ በገና የበዛበትና ለስለስ ያለ አሪፍ ነገር ያለው ይህንን ነገር በቃ እኛ ወደ ጥሩ ነገር ወደ መልካም ነገር ማስኬድ ብንችል ማለት ነው። ደስ የሚል ነገር አለው ማለት ነው። ይህንን እያደረግነ ብንሄድ። ለእኛ ልዩ ጥቅም እና ትኩረት አለው ይሄንን እያደረግነ ከሄድነ ደግሞ እኛ ከአምሯችን ጋር የተሻለ ነገር እየፈጠረልንና እኛ ወደ መልካም ነገር እየመጣን አስተሳሰባችን እየቀየርንና ወደ ጥሩ መንገድ መምራትና ማስተካከል ማሳካት እንችላለን ማለት ነው። ይሄንን እያደረግነ ስንሄድ ነው እኛ በእያንዳንዷ እንቅስቃሴና ተግባራችን ደስተኛ እየሆንንና አሪፍ ነገር አሪፍ ጥቅም እያገኘንበትና እያሳካን እያስተካከልነ መኸድ ምንጀምረው ማለት ነው። ስለዚህ ይሄንን እያደረግነ መሄዳችን ደግሞ ለኛ ጥቅም እና አሪፍ ነገር እያገኘንበት እየወደድነው እንመጣለን ማለት ነው። ስለዚህ እንደ መዘመር ሊያስደሰት የሚችል ነገር የለም ማለት ነው። በዚህ መዘመር በመቻላችን እኛ ደስተኛ እየሆንና እያሻሻልነ የምንፈልገውን ነገር በምንፈልገው ሰዓት ማግኘት የምንችልበት ነገር እየጠነከረና እየጨመረ ይመጣል ማለት ነው። ስለዚህ እያንዳንዳችን የምናደርገውን ነገር በቃ ወደንና ፈቅደን ደስተኛ ሁነን ብናደርግ ለእኛ መልካም ነው ማለት ነው። ይሄንን እያደረግነ ስንሄድ ነው እኛ ራሳችን ወደ ጥሩ ነገር ወደ መልካም ነገር እየቀየርነ የምንመጣው ማለት ነው። እንደዚህ እየሆነ ከመጣ ደግሞ እኛ የምናሰራው ስራ እየወደድነውና በቃ ያንን ነገር በጥሩ መንገድ ለማሳካትና ለማስተካከል ትኩረት እያገኘን እነዳለን ማለት ነው። ይሄንን እያደረግነ ስንሄድ ነው እኛ በእያንዳንዷ እንቅስቃሴም ተግባራችን ራሳችን ወደ ጥሩና ወደ መልካም ነገር መቀየርና ማስተካከል ማሳካት ማቅድ የምንችለው ማለት ነው። ስለዚህ ሁላችንም ቢሆን መዘምር እንወዳለን ማለት ነው ለመዘመር ምስጋና መነሳት ማመስገን ነው ፈጣሪያችን ማመስገን እስከሆነ ድረስ መዘምር እኔ እወዳለሁ ማለት ነው። እያንዳንዱ ሰው ይህንን ያደርጋል ሁሉም ሰው በራሱ እምነት የራሱን መዝሙር ያቀርባል ማለት ነው። ከዚህ ከመንፈሳዊም አልፎ በቃ ብዙም መዝሙር አይነቶች አሉ የሀገር መዝሙር አለ የሰንደቅ አላማችን ይሄንን ለመዘመር ደግሞ ሁሉም ሰው ይወዳልና ወደ ራሱ ነገር ወደ መልካም ነገር መምጣትና መቀየር ራሱን ማሻሻል ይችላል ማለት ነው። እንደዚህ እየሆነ ከመጣ በዚህ መልኩ ራሱን እያሻሻለና እየቀየረ የሚፈልገውን ነገር በሚፈልገው ሰዓት እያስተካከለና እያሳካ እያቀደ ይመጣል ማለት ነው። እንደዚህ ከሆነ በእያንዳንዷ እንቅስቃሴና ተግባር እኛ ደስተኛ እየሆነ ራሳችን ወደ መልካም ነገር እየቀየርነ እንመጣለን ማለት ነው። በዚህ በእያንዳንዷ እንቅስቃሴያችን ደግሞ ደስተኛ ነን ማለት ነው። ይሄንን እያደረግነ ስንሄድ እያንዳንዱን እና በሁሉም ነገር በሁሉም ተግባርኛ መደሰት እየቻልነ ራሳችን ወደ መልካም ነገር እየቀየርን እና በዚህ በምንሰራው ስራ ደስተኛ እየሆነ እንመጣለን ማለት ነው። ስለዚህ አሁን ቀዝቀዝ ያለ አየር እና የመዘመር ጋር ቢሆን አሪፍ ነው አሁን ሞቃት ሲሆን ለመዘመር ትንሽ እንቸገራለን ማለት ነው። ስለዚህ መዘመር ያለብን ተመችና ተመጣጣኝ በሆነ ይሄንን መዝሙር ደግሞ ዜማውን በጥሩ መንገድ አጥንተነው በቃ እኛ ዜማውን ተረድተን ተረድተን ችለን ወደ መልካም ነገር ቀይረን እና አምጥተን ይህንን ማሳካት እና ማስተካከል እኛ የምንፈልገውን ነገር ማግኘትና ማቀድ ይቻላል ማለት ነው። ስለዚህ እያንዳንዳችን ይህንን ስራ መስራት ያለብን በዚህ መልኩና በዚህ በፈለግነው ሰዓት መሆን መቻል አለበት ማለት ነው። ስለዚህ ይሄንን እያደረግነ ስንሄድ እኛ በእያንዳንዱ እንቅስቃሴና ተግባራችን ደስተኛ እየሆንንና ራሳችን ወደ ጥሩ ነገር እየቀየርነ መምጣት እንጀምራለን ማለት ነው። ይሄንን እያደረግነ ስንሄድ ነው እኛ በእንቅስቃሴ እና በተግባራችን ውስጥ ደስተኞች መሆን ምንጀምረውና ራሳችን ወደ መልካም ነገር መምራትና ማስተካከል ማቀድ የምንችለው ማለት ነው። ስለዚህ የምናደርገው ተግባር ከእያንዳንዶ እንቅስቃሴያችን ጋር ልዩ ትኩረት እና መስተጋብር እና ለኛም ብርታት እና ጥናት የሚፈልግ ስለሆነ የምናጠናውን መዝሙር በጥንቃቄ ዜማውን በቃ ሁሉን ነገር ተረድተን በመልካም ነገር ለመዘመር መዘጋጀት መቻል አለብን ማለት ነው። ስለዚህ በዚህን ሰዓት እኛ የምንዘምረው መዝሙር በጣም ተወዳጅና እያማረ ወደ ጥሩ ነገር ወደ መልካም ነገር እየተቀየረና እየተሻሻለ መምጣት ይጀምራል ማለት ነው። ይሄንን እያደረግነ ስንሄድ እኛም መዘምራችን እየወ

ወደ መናፈሻ ጊዜ ምን ያህል ጊዜ ትሄዳለህ? አዎ አብዛኛውን ጊዜ እኔ መናፈሻ መሄድና ብቻዬን ቁጭ ብዬ ደስ የሚል አየር መቀበል በጣም ነው ሊያስደስተኝ የሚችልና የምወደው ማለት ነው። በዚህ ደግሞ እኔ በጣም ደስተኛ ነኝ ማለት ነው ይሄንን እያደረኩ ሲሄድ እኔ እያንዳንዷ እንቅስቃሴና ተግባሬ ወደ መልካም ነገር እየመጣ ጥሩ ጥቅም እያገኘሁበት መሄድ እጀምራለሁ ነው። ማተው ስለዚህ ይሄንን እያደረኩ መሄዱ ደግሞ በመናገሻ ደግሞ በየሰአቱ መናፈሻ የምሄድበት አሁን ቀን አካባቢ ሰባት ሰዓት ስምንት ሰዓት አካባቢ ወደመናፍሻ እሄዳለሁ ማለት ነው። ከዚህ ውጪ ደግሞ ከዚህም በተለየ መልኩ እኔ ራሴን ወደ ጥሩ መንገድ እና ራሴን ለማዝናናት ስፈልግ መናፈሻዎች ጋር ሄጄ እኔ ቁጭ እላለሁ ማለት ነው። በዛ በምቀመጥበት ጊዜ ከዛ የማገኘው የምቀበለው የምችል አየር ጥሩ እየሆነና ለኔ ተስማሚ እየሆነ ይመጣል ማለት ነው። ወደ መናፍሻ መዴንም እየወደድኩት እያከበርኩት እመጣለሁ ማለት ነው። ስለዚህ እሄንን እያደረኩት መምጣቴ ደግሞ ለኔ በጣም ልዩ ጥቅም እና ትኩረት አለው ማለት ነው። እሄንን እያደረኩ ስመጣ እኔ በእያንዳንዱ እንቅስቃሴና ተግባሬ ደስተኛ እየሆንኩና እያሻሻልኩኝ የምፈልገውን ነገር በምፈልገው ሰዓት እያደረኩና በዚህን ሰዓት እኔ ራሴን የቀየርኩ እያሻሻልኩ መህድና መምጣት እጀምራለሁ ማታውን። ስለዚህ ወደ መናፈሻ ለመሄድ እኔ የማደርገው ትኩረት በጣም አሪፍ እና ደስ የሚል ጥቅም አለው ማለት ነው። ለኔ ይህንን እያደረኩ ስመጣ በየአንዳንዱ እንቅስቃሴና ተግባሬ መደሰትና መዝናናት ራሴን መለወጥ መቀየር እችላለሁ ማለት ነው። ይሄንን እያደረኩ ስመጣ ነው እኔ በእያንዳንዷ እንቅስቃሴና ተግባሬ በቃ ጠንካራ እየሆንኩኝ እና የምፈልገውን ነገር ማሳካት እንደምችል እያመንኩኝ የምመጣው ማለት ነው። ስለዚህ ይሄንን እያደረኩ ስመጣ ለእኔ በእያንዳንዷ እንቅስቃሴና ተግባሬ መዝናናትና መደሰት ወደ ራሴን ወደ መልካም ነገር እየቀየርኩና እያሸሻልኩኝ መምጣት እጀምራለሁ ማለት ነው። ስለዚህ እሄንን እያደረኩ ከመጣሁ ደግሞ እኔ በእያንዳንዷ እንቅስቃሴ ውስጥ መልካም ነገርና ጥሩ ነገር እያገኘሁ ራሴን ወደ ጥሩ መንገድ እየወሰድኩኝ መሄድ ይጀምራለሁ ማለት ነው። እንዲሁም ወደ መናፈሻ መሄድ መጀመሬ ለኔ ልዩ ትኩረትና ጥቅም አለው ማለት ነው። እሄንን እያደረኩ ሲሄድ ነው ለእኔ በእያንዳንዷ እንቅስቃሴና ተግባሬ ውስጥ ራሴን ወደ መልካም ነገር መቀየርና ማሳካት የምጀምሮ ማለት ነው። እሄንን እያደረኩ ከመጣሁ እኔ በጣም ደስተኛ እያሆንኩኝ ራሴን ወደ የምፈልገው ቦታና መልካም ነገር እየቀየርኩ መምጣት የምጀምረው ማለት ነው። ይሄንን እያደረኩ እየሄድኩኝ ለኔ ልዩ ጥቅም እና ትኩረት እየሰጠኝ የምፈልገውን ነገር በምፈልገው ሰዓት እያደረኩኝ መሄድ እና መጓዝ እጀምራለሁ ማለት ነው። ይሄንን እያደረኩኝ ደግሞ እኔ በእያንዳንዱ እንቅስቃሴ ውስጥ መልካም ነገር እያተረፉኩኝ ጥሩ ነገር እያገኘሁ መሄድ እጀምራለሁ ማለት ነው። ይሄንን እያደረኩት ይሄድ ደግሞ ለኔ አሪፍና ልዩ ጥቅም ትኩረት እየሰጠኝ ይሄዳል ማለት ነው። እሄንን እያደረኩ ስሄድ በእንቅስቃሴ ውስጥ ወደ መናፈሻ ማህዴን እየወደድኩትና መናፈሻ በመሄድ የማገኘው ጥቅም ለኔ ከፍተኛ እንደሆነ እያወቅኩኝ እመጣለሁ ማለት ነው። ስለዚህ መናፍሻ ሁላችንም እያድን ለመዝናናት ከድብርታችን ለማስለቀቅ ሙከራ እናደርጋለን ማለት ነው። ምክንያቱም መናፈሻ በምንሄድበት ለኛ ልናገኘው የምንችል አየር ንፁህና የአማረ የተስተካከለ እስከሆነ ድረስ ይህንን እያደረግን መሄዳችን ለኛ ልዩ ትኩረትና ጥቅም አለው ማለት ነው። ይህንን እያደረግን ስንመጣ ነው እኛ መናፈሻ ሄደን የምናገኘው አየር ለእኛ ተስማሚና ጥሩ ነገር ጥቅም እያገኘና እየሰጠን መሄድ የምንጀምረው ማለት ነው። በዚህ መልኩም ሆኖ ለእኛ ልዩ ጥቅም እና ትኩረት አለው ማለት ነው። እሄንን እያደረግን ከሄድን እኛ በዚህ መልኩ ራሳችንን መቀየርና እኛ ወደ መልካም ነገር ማምጣት እንጀምራለን ማለት ነው። እሄንን እያደረግን ስንሄድ እኛ በእንቅስቃሴያችን ውስጥ ትልቅ ነገር እያሰረፍንበት እና ዝናን እያገኘን የምንፈልገውን ነገር ለማድረግ በዚህ መልኩ እየተጓዝንና እየሄድን ይሆናል ማለት ነው። ይሄንን እያደረግን ስንሄድ እኛ ለእኛ ሊሰጥን የሚችል ጥቅም በጣም ከፍ ያለና የምናገኘው አየር ለኛ ለትንፈሳ ስረዓታችን ንጹህ አየር እስከሆነ ድረስ ወደምናፈሻ ለመሄድ እናደርጋለን ማለት ነው። ስለዚህ በዚህን ሰዓት እኛ ልናገኝም የሚሰጥህ ጥቅም አልሰጥልህም የሚሰጥህ ጥቅም ያማረና አርፍ የተስተካከለ ነው ማለት ነው። እሄንን እያደረግን መህዳችን ደግሞ ለኛ ልዩ ጥቅም እና ትኩረት አለው ማለት ነው። እሄንን እያደረግን ስንሄድ በእኛ በእያንዳንዱ እንቅስቃሴ እና ተግባራችን ውስጥ ራሳችን

የስራ ቦታ ደህንነትህ እንዴት ነው? ይላል አዎ የስራ ቦታዬ በጣም ጥሩና አሪፍ ነገር ሰላም ያለው ነው ማለት ነው። ማለት። ይህ ለኔ በቃ ሰላም ነው ደስ የሚል ነገር ነው። ከብዙ ነገር ከብዙ የሚረብሹ ነገሮች። በቃ ንጹህ የሆነ ደስታ የሚሰጥ በቃ ሰላም ያለው ነው ማለት ነው። ምክንያቱም ይሄ ቦታ ከብዙ ድምፃችን ወደ እኛ መተው ሊረብሹ ከሚችሉና ከእኛ ላይ ተጽዕኖ ሊያሳድሩ ከሚችሉ ነገሮች እንዲሁም ከርቀትም አንፃር ሲታይና ካለው ወቅታዊ ሁኔታ አንፃር ሲታይ። የስራ ቦታ ደህንነት በጣም ጥሩ ነው ማለት ነው። በቃ ደስ የሚል አየር አለው ነፋሻማ ነው አየሩ ቀዝቃዛ ነው። የምሰራው የሮበል ደግሞ በቃ ደስ የሚል ነገር እናለኝ የልዩ ትኩረት እና ጥቅም ሊሰጥ የሚችል ነው ማለት ነው። በዚህ ደስተኛ እየሆን እኛ ራሳችንን እየቀየርና እያሻሻንነ ወደ መልካም ነገር እየመጣን መሄድ እንጀምራለን ማለት ነው። ስለዚህ እኛ ወደዚህ ነገር መምጣት እየጀመርን ከደን ደግሞ እኛ በእያንዳንዱ እንቅስቃሴነት ተግባራችን ውስጥ ልዩ ነገርና ጥቅም እያገኘን ልዩ ትኩረት እያገኘን መድን ጀምራለሁ ማለት ነው። ስለዚህ የስራ ቦታ ደህንነታችን ይሄንን ይመስላል ማለት ነው። ይሄ ደህንነት ደግሞ ለእኛ ልዩ ጥቅም ሊሰጠን የሚችል እና እኛ የተሻለ ጥቅም እና መልካም ነገር ልናገኝበት ምን ችለው ማለት ነው ይሄንን እያደረግን ስንሄድ ነው። እኛ በእያንዳንዱ እንቅስቃሴና ተግባራችን ውስጥ እያሸሻልንና ራሳችንን እኛ እየቀየርነው ወደ ጥሩ መንገድ እያመጣን ነው መሄድ እምንጀምረው ማለት ነው። ይሄንን እያደረግደረግነ ስንመጣ እኛ በዚህ በስራ በስራ ቦታ ቆይታችን ውስጥ ብዙ ነገር እና መልካም ነገሮችን እያገኘን ወደዚህ ወደዚ ወደተስተካከለ ነገር እየመጣን መሄድ እንጀምራለን ማለት ነው። ስለዚህ ወደዚህ መልኩ በዚህ መልኩ ከመጣና ራሳችን ደግሞ በዚህ መልኩ ማድረግ ከቻልን ለእኛ ሊሰጥም የሚችል ጥቅም ከፍ ያለና አሪፍ ነገር እየሆነ ይመጣል ማለት ነው። ሁላችንም በዚህ መልኩ መህድ ብንጀምር መልካም ነው ብዬ አምናለሁ ማለት ነው። ስለዚህ ስራ ቦታ ሁሉም ሰው ስራ እዚህ ጋር ለመኖር ሁሉም ሰው ስራ መሰራት መቻል አለበት ማለት ነው። ምክነያቱም ይገባል ማለት ነው። ስራውን በአግባቡ መስራት መቻል አለበት ማለት ነው። ስራውን በአግባቡ መስራት ሲጀምር ደግሞ እሱ የሚፈልገውን ጥቅም እና የሚፈልገውን ነገር በሚፈልገው ሰዓት እና ቦታ ማግኘት ይችላል ማለት ነው። ይሄንን በሚፈልገው ጊዜ እና ሰዓት ማግኘት ከቻለና ማሳካት ከቻለ ደግሞ ለሱ ሊኖረው በሚችል እንቅስቃሴ ይሄ ሰው ራሱን እየቀየረና እያሻሻለ ራሱን እየለወጠ መምጣት ይጀምራል ማለት ነው። ስለዚህ እያንዳንዳችን ስራ ሊኖረን ይገባል ማለት ነው። የምንሰራውን ስራ መርጠን መስራት መቻል አለብን። ይህንን ስራ እኛ በጥሩ መንገድ መከወንና ሀላፊነታችን በአግባቡ መወጣት ሙከራ ማድረግ መቻል አለብን ማለት ነው። ስለዚህ ይህንን እያደረግን ስንሄድ እኛ በሚኖረን እንቅስቃሴና ተግባር ውስጥ ደስተኛ እየሆን ራሳችንን እያሻሻን ወደ መልካም ነገር እየቀየርን መምጣት ይጀምራል ማለት ነው። ይሄንን እያደረግን ስንመጣ እኛ የምንፈልገውን ነገር እየቀየርና ያስተካክልን እኛ ወደምንፈልገው ደረጃ እየቀየርንና እየለወጥን ይሄዳል ማለት ነው። መሄድ ይጀምራል ማለት ነው። ስለዚህ ይሄንን እያደረግን በምንሄድበት ጊዜ ደግሞ እኛ በዚህ በስራ ቦታ ቆይታችን ውስጥ በስራ ቦታ ደህንነታችን በቃ ደስተኛ እየሆንንና የምንሰራውን ስራ ልዩ ትኩረት ሰጠን ወደነው በአግባቡ መስራት እንጀምራለን ማለት ነው። ስለዚህ ይህን ስራ ደግሞ ደህንነቱ አስደስቶን በአግባቡ መስራት ከጀመርን የምንሰራው ስራ ጋር ውጤታማ እየዋንና ይሄ ከምንሰራው ስራ የምንፈልገውን ውጤት ማግኘት እንጀምራለን ማለት ነው። ይህንን እያደረግን ስንሄድ እኛ በእያንዳንዷ እንቅስቃሴና ተግባራችን ውስጥ የምናደርገው የእንቅስቃሴያችን እየተስተካከለና ጥሩ ነገር እያገኘን እኛ የምንፈልገውን ነገር እያሳካን ወደ መልካም ነገር እየቀየርን መምጣት እንጀምራለን ማለት ነው። ይሄንን እያደረግን ስንመጣ ደግሞ እኛ በእያንዳንዷ እንቅስቃሴና ተግባራችን ውስጥ ደስተኛ እየሆነ ራሳችን ወደ መልካም ነገር እየቀየርና የምንፈልገውን ጥቅም እያገኘን መምጣትና መሄድ እንጀምራለን ማለት ነው። ይሄንን ማድረግ ስንጀምር ደግሞ በሚኖረን በስራ ቦታ ቆይታችን ውስጥ በስር ቦታ ደህንነቱ አስደስቶን እዛ ያን ስራ መስራት አለብን ማለት ነው። ስለዚህ የሰራ ቦታ ደህንነት በጣም አስፈላጊ ነው ለምንሰራው ስራም ለእኛ ለሰዎችም ለሰሪውም ማለት ነው። ደህንነት በጣም የስራ ቦታ ደህን

በመስኮት ጎን መቀመጥ ትወዳለህ ወይ? አዎ በመስኮት ጎን መቀመጥ እወዳለሁ ምክንያቱም መስኮት ጎን አንደኛ በመስኮቱ የሚገባውን አየር ማግኘት እችላለሁ ማለት ነው። ስለዚህ እንደሚገባ አየር ማግኘት ከቻልክ ደግሞ እኔ በጣም ደስተኛ እየሆንኩና ጥሩ ነገር እያገኘሁበት መድ እጀምራለሁ ማለት ነው። ስለዚህ በመስኮት ጎን መቀመጥ ለኔ በጣም ያስደስተኛል ደስ የሚል ተግባር ነው ማለት ነው። ይሄንን እያደረኩ ሲሄድ ደግሞ እኔ ለኔ የማገኘውና ሊሰጥ የሚችል ጥቅም አለ ማለት ነው። ይህንን ጥቅም እያገኘውና ለኔ የሚሰጠኝን ጥቅም ደግሞ ጥሩ ከሆነ ድረስ ሁሌም ቢሆን በመስኮት መቀመጥን እመርጣለሁ ማለት ነው። ስለዚህ በመስኮት ጎን መቀመጥ ከመረጥኩና ከወደድኩኝ ለኔ ይሄ ከዚህ መስኮት የማገኘው አየር ለኔ ጥሩ ነው ማለት ነው። አያጨናንቀኝም ደስተኛ እንደሆነና ክላስ ውስጥ ነው አሁን አብዛኛውን ጊዜ በመስኮት መቀመጥ መውደው ማት ነው። ከዚህ መቀመጥ ስወድ ደግሞ እኔ ትምህርቴን ወይም ክላሱን በአግባቡ መከታተል እንዲችልና ከዚህ ክላስ የምፈልገውን ነገር በምፈልገው ሰዓት እያገኘው ራሴን ወደ ጥሩ ነገር እየቀየርኩና እየመራሁት መሄድ እጀምራለሁ ማለት ነው። ስለዚህ ይሄንን እያደረኩ ሲያድኔ ከዚህ መስኮት ጎን መቀመጤ ወይም መቆሜ ጥናቴና ትምህርቴን በአግባቡ እንድከታተል ስለሚያደርገኝና ስለሚረዳኝ ይሄንን እኔ ወድጄና ደስተኛ ሆኜ ነው የማደርገው ማለት ነው። ስለዚህ በመስኮት ጎን መቀመጥ አንደኛ የሚሰጠን ጥቅም ሞቃት ቦታ ከሆነ አሁን ያለንበት ቤት ቦታ ሞቃት ከሆነ እንቅልፋችንን እንዳይመጣ እንዲህ ያደርገናል ማለት ነው። እንቅልፋችን እንዳይመጣ ካደረገን ደግሞ ለእኛ የሚሰጠን ጥቅም አሪፍ እየሆነና እየተቀየረ እየተሻለ መምጣት ይጀምራል ማለት ነው። ይሄ ነገር ጥሩ ይሆንና እየተቀየረና እየተስተካከለ መምጣት ከጀመረ ደግሞ እኛ በምናደርገው እንቅስቃሴና ተግባራችን ደስተኛ እየሆነና መምጣት እንጀምራለን ማለት ነው። ስለዚህ በዚህ በምናደርገው ነገር ደግሞ እኛ ደስተኛ እየሆነና ጥሩ ጥቅም እያገኘንበት ከመጣን ለኛ ሊያስደስትም ይችልና ደስ የሚል ጥቅም እያገኘንበት እንመጣለን። ማጥበው ስለዚህ በመስኮት ጎን መቀመጥ መምረጣችን ለእኛ የሚሰጠን ጥቅም አሪፍና የተሸሻለ ደስ የሚል ጥቅምን እያገኘንበት ራሳችን ወደ መልካም ነገር እየቀየርን የምንፈልገውን ነገር በምንፈልገው ሰዓትና ጊዜ ቦታ እያሳካን እያቀድንና እያስተካከልን መምጣት እንጀምራለን ማለት ነው። ይህንን እያደረግን ከመጣን ለእኛ በሚኖረን እንቅስቃሴና ተግባር ራሳችን የምንፈልገውን ነገር እየከነወንና የፈጸምን መምጣት እንጀምራለን ማለት ነው። ስለዚህ ሁሉም ሰው በመስኮት ጎን ለመቀመጥ ይመርጣል ማለት ነው ምክንያቱም ሞቃት ስለሆነ ድረስ አየር ለማግኘት እና አየር አግኝቶም ክላሱን ወይም ትምህርቱን በጥሩ መንገድ ለመከታተል በቃ በመስኮት ጎን መቀመጥ ይመርጣል ማለት ነው። በዚህ ደግሞ መቀመጣችን እየመረጥነው ከመጣና እየወደደው ሁላችንም ቢሆን ሊሰጥም የሚችል ጥቅም አለ ማተው ምክንያቱም ትምህርታችን ክላሳችን በአግባቡ መከታተል እንድንችልና ይሄ እንቅልፋችን እንዳይመጣ ያደርጋል ማለት ነው። ክላስ ውስጥ ሆነን ደግሞ ትምህርታችን በአግባቡ መከታተልን ከጀመርን ለኛ የሚኖረን ጥቅም አርፍ እየሆነና እየተስተካከለ መምጣት ይጀምራል ማተው። ስለዚህ ይሄንን እየደረግን ከመጣን ለኛ ደስ የሚል ነገር እያገኘንበት እና እያተስተካከልን መሄድ ይጀምራል ማለት ነው። ስለዚህ ይሄንን እያደረግን ከመጣና ደግሞ በዚህ በምንፈልገው ጥቅም እኛም አሪፍ ነገር እስካገኘን ድረስ በመስኮት ጎን መቀመጣችንን መምረጥ መቻል አለብን ማለት ነው። የነኚህ እያደረግን ስንድኖ በእያንዳንዱ እንቅስቃሴና ተግባራችን እኛ ደስተኛ እየሆነና እያሻሻልን ራሳችን በምፈልገው መንገድ እያገኘነው መድመን ጀምረው ማለት ነው። ይሄንን እያደረግነህ ስንመጣ እኛ በተግባራችንና በእንቅስቃሴያችን ውስጥ ደስተኛ እየሆንን ራሳችንን እየቀየርን እየለወጥን መምጣት መሄድ መጓዝ እንጀምራለን ማለት ነው። ይህንን እያደረግነው ከድንና ከተጓዝነው ደግሞኛል ሊኖረን በሚችል እንቅስቃሴና ተግባር ውስጥ እኛ የተሻለ ነገርና አሪፍ ነገር እያገኘን መልካም ነገሮችን የተቀበልነው መሄድና መጓዝ እንጀምራለን ማለት ነው። ይሄንን እያደረግን ስንሄድ እኛ ሊኖረን በሚችል በዚህ በመስኮት ዳር መቀመጣችን እየወደድን ነውና ደስተኛ እየሆነ መሄድ እንጀምራለን ማለት ነው። ሶ ይሄንን ማድረግ ሲንጀመር እኛን ሊኖር በሚችል ተግባር እና እንቅስቃሴ ደስተኛ የተደሰትንበት እንመጣለን ማለት ነው። ስለዚህ በመስኮት ጎን መቀመጥ ደስ የሚል ነገር እና ተግባር ነው ማለት ነው። በመስኮት

የድንጋይ ስብስብ ታደርጋለህ ወይ አዎ ማለት የድንጋይ ስብስብ እኔ አደርጋለሁ ማለት የድንጋይ ጠቃሚ እየሆነና በጣም አሪፍ ነገር ጥቅም እየሰጠ መቷል አሁን ካለው ሁኔታ አንፃር። ቤቶችን ለመገንባት እና ቤትን በግንባታ ለማሰር ድንጋይ ያስፈልጋል ማለት ነው። እንዲሁም ድንጋይ በጣም ውድ እየሆነ መቷል ማለት ነው። ይሄን ድንጋይ አወጥተን እኛ በመኪና ብንጭነው ሊሰጥ የሚችል ጥቅም በጣም ከፍተኛ ነው ማለት ነው ስለዚህ ድንጋይ መሰብሰብ አሪፍ ነው ማለት ነው። ልዩ ጥቅም እየሰጠ እስከሆነ ድረስ አሪፍ ነገር እያገኘንበት እና እኛ እያሻሻልን ራሳቸው ወደ ጥሩ መንገድ እየመራን እስከመጣን ድረስ ድንጋይ መሰብሰብ መቻላችን ለእኛ ጠቅሜታ አለው ማለት ነው። ምክንያቱም አሁን አሪፍ ቤት ለመስራት በመጀመሪያ ቦታው በደንብ ይሸራሻል ይስተካከላል ማለት ነው ከዚያ ከተስተካከለ በኋላ ስሚንቶ ያስፈልጋል፤ ስሚንቶ ከስሚንቶ ደግሞ አሸዋ ከዛ ይሄ አሸዋና ስሚንቶ ይገናኝና ይቦካና ቤት ለመስራት ሙከራ እናደርጋለን ማለት ነው። ወይም ቤት እንሰራበታለን በዛን ሰዓት ድንጋዮች እንደ ውሃ ልክ ለማሰር ላሉ ይጠቅመናል ማለት ነው። እንዲሁም ድንጋይ በጣም ብዙ ጠቀሜታ አለው ማለት ነውደ። ይሄንን ግንባታ ለመገንባት እንዲሁም አብዛኛው ድንጋድ ደግሞ ለምን ይውላል ማጥሮ ለህንፃ ግንባታና አጥር ለማጠር፤ አጥር ነበሮችን በሚታጠሩበት ጊዜ ከፍተኛ የሆነ የድንጋይ ክምችት ያስፈልጋል ማለት ነው። ከፍተኛ የሆነ የድንጋይ ክምችት በሚያስፈልግበት ጊዜ ደግሞ የምፈልገውን ነገር በምንፈልገው ሰዓት እያሳካና እያቀድን ወደምንፈልገው መንገድ እየመራን መሄድ እንጀምራለን ማለት ነው። እነኚህን እያደረግን ስንመጣ እኛ በእያንዳንዷ እንስቃሴና ተግባራችን ውስጥ ደስተኛ እየሆንንና እያሻሻልን ወደምንፈልገው መንገድ እየመራን ራሳችን በጥሩ መንገድና ሁኔታ እየቀየርን መሄድና መጓዝ እንጀምራለን ማለት ነው። ስለዚህ ይህንን ስናደርግ እኛ የድንጋይ ስብስብ ማድረጋችን ለእኛ ትልቅ ጥቅም እየሰጠን እና ጥቅም እያገኘንበት መሄድ እንጀምራለን ማለት ነው ይሄን ማድረግ መጀመሪያችን ደግሞ ለኛ በጣም አሪፍ የሚባልና ጥሩ ነገር እያገኘን ይህንን ነገር እያሳካንና፤ እያቀድን፤ እያስተካከልን መጓዝ እንጀምራለን ማለት ነው። ይህንን እያደረግን ስንሄድ ከዚህ ልናገኘው የምንችል ጥቅመኛ፤ በጣም ከፍተኛ እና አሪፍ ነገር እያገኘን መጓዝ እንጀምራለን ማለት ነው እንዲሁም፤ ቤት ለመስራት በሚባል ጊዜ ብዙ ነገር ያስፈልጋል አሁን። ድሮ በተለያየ መንገድ ነበር የሚሰራው አይደል አሁን ግን ነገሮች እየተቀየሩ እና እየተሻሻሉ ወደ ዘመናዊ በቃ ሲሚንቶ ሆኗል ማለት ነው። ስሚንቶን እያገናኙ እያቦኩ አሪፍ ነገር እና ጥሩ ነገር እያገኙበት ነው። ወይ ይሄንን መልካም ነገር እየቀየሩ በጥሩ መንገድና ሁኔታ እያገኘና ወደዚህ ጥሩ መንገድ እየሄደ መጓዝ ጀምሯል ማለት ነው። ይሄንን እያደረግን መሄዳችን ደግሞ ለኛ በጣም አስፈላጊ ጥቅም እና ደስ የሚል ነገር አለው ማለት ነው። ይሄንን እያደረግን ስንመጣ እኛ የምናገኘው ጥቅም ከፍተኛ ነው ማለት ነው። ይህን ጥቅም ደግሞ እያደረግን ና እያገኝን ከሄድን ሊኖረን የሚችል ተግባራችን በጣም ደስተኛ እያደረገን በዚህ ተግባራችን እኛ ደስተኞች ይሆንና እየተደሰትን የህይወትን ለመምጣት እንጀምራለን ማለት ነው የሚያደርግ ነው እኛ ራሳችን ወደተሻለ ነገር መቀየርና መምራት መለወጥ የምንችለው ማለት ነው ስለዚህ ይሄንን እያደረግን ስንመጣ እኛ በእያንዳንዷ እንቅስቃሴና ተግባራችን ውስጥ መልካም ነገርን እያተረፍንና ጥሩን ነገር እያሳካን እያስተካከልን መሄድ የምንጀምረው ማለት ነው። ሁላችንም ቢሆን ሊኖረን የሚችል እንቅስቃሴ ደስ የሚል ቢሆን በዚህ መልኩ መሆን መቻል አለበት ማለት ነው። ስለዚህ ድንጋይ መሰብሰብ በጣም ጠቃሚ ነው ብንሸጠውም፤ ቤት ብንሰራበትም፤ ላጥር ብንጠቀመውም፤ በጣም ዘርፈ ብዙ ጠቀሜታ እስካለው ድረስ ድንጋዮችን በአግባቡ መሰብሰባችን በጣም አስፈላጊና ደስ የሚል ተግባር አለው ማለት ነው። ይሄንን እያደረግን ስናደርገው እኛ በዚህ ድንጋይ በመሰብሰባችን ጥቅም ላይ ስናውለው ነው መሰብሰባችን በጣም አስፈላጊና ጠቀሚ እንደሆነ እያወቅንና እየተረዳን እኛ ድንጋይ በመሰብሰባችን ተጠቃሚ እሆንን አሪፍ ነገር እያገኘን መሄድ እንጀምረው ማለት ነው ስለዚህ ይሄንን እያደረግን ስንሄድ ለእኛ ጠሩ ነገርና መልካም ነገር እያገኘን አሪፍ ነገር እያስተካከልን መሄድና መጓዝ እንጀምራለን ማለት ነው በዚህ መልኩ

የቅጥር ሂደት እንዴት ነው? ይላል መጀመሪያ አንድ ሰው ለመቀቀር የተማረበት የትምህርት ማስረጃ ያስፈልገዋል ማለት ነው። የተማረበት የትምህርት ማስረጃ አሟልቶ ወደ እዚህ ሰዎችን መቅጠር ወደሚፈልገው መስሪያ ቤት ሄዶ አመልክቶ ምናምን ነው የሚቀጠረው ማለት ነው። ስለዚህ አንድ ሰው መቀጠር ቢፈልግ መጀመሪያ መማር መቻል አለበት ማለት ትምህርቱን ማጠናቀቅ መቻል አለበት ትምህርቱን በአግባቡ ተከታትሎ አሪፍ ውጤት ማምጣት ያስደስተዋል ማለት ነው። ይህንን እያደረገ ሲሄድ ይህ ሰው በዚያ በየእንቅስቃሴው እና በተግባር ውስጥ ራሱን እየቀየረና እየለወጠ ራሱን ወደ መልካም ነገር እየመራና እያስተካከለ እያቀደ መሄድና መጓዝ ይጀምራል ማለት ነው። ይሄንን እያደረገ ሲሄድ ነው ይሄ ሰው በሚያደርገው እንቅስቃሴና ተግባሩ በጣም ደስተኛ እየሆነና ራሱ ወደ መልካም ነገር እየመራና እየቀየረው መሄድ የሚጀምረው ማለት ነው። ስለዚህ ይሄንን እያደረገ መሄዱ ለሱ ልዩ ትኩረት እና ጥቅም አለው ማለት ነው። ይሄንን እያደረገ ስንሄድ እኛ በእንቅስቃሴያችን ውስጥ አሪፍ ጥቅም እና መልካም ነገር እያገኘን ራሳችን ወደ ጥሩ መንገድ እየቀየርንና እያሸነፍን መሄድና መጓዝ የምንጀምረው ማለት ነው። ስለዚህ ይሄንን እያደረግን ስንሄድ ነው እኛ በእንቅስቃሴያችንና በተግባራችን ውስጥ ራሳችንን እየቀየርን እና እያስተካክልን እያመነው መሄድ የምንጀምረው ማለት ነው። ስለዚህ የቅጥር ሂደቱ በዚህ መልኩ ነው ለመቀጠር አንድ ሰው አንድ መስሪያ ቤት። የስራ ማስታወቂያ ሲያወጣ ይህንን የስራ ማስታወቂያ ደግሞ ያ ሰው ያነብና ያየዋል ይከታተለዋል ማለት ነው። ይሄንን የስራ ማስታወቂያ አይቶ ከተከታተለ በኋላ ደግሞ ያ ሰው ያ መስሪያ ቤት እንዴት አይነት ነው ያወጣው ስራ ምን አይነት ነው ደሞዙስ ምን ያክል ነው ብሎ ተቀጣሪው በደንብ አጣርቶና አውቆ ሄዶ የመቀጠሪያ ደብዳቤዎችን ያስገባል ማለት ነው። የመቀጠሪያ ደብዳቤዎችን ሲያስገባ ደግሞ እሱ የተማረበትን የትምህርት መረጃና ማስረጃ አካቶ እኔ የተማርኩት በዚህም በዚህ ነው። ስለዚህ ከእናንተ ብቀጠር እንደዚህ ይሄንን ስራ መስራት እችላለሁ እና እኔ እናንተም በመቀጠሬም ደስተኛ ነኝ ስራዬንም በአግባቡ መስራት እችላለሁ። ያለኝ ውጤትም ይሄ ነው ያለኝ ግሬድ ይሄ እስከሆነ ድረስ ከእናንተ መስሪያ ቤት ተቀጥሬ ብሰራ እኔ ደስተኛ ነኝ። በእያንዳንዱ እንቅስቃሴና ተግባሬ ምንም እንከን የለብኝም ከብዙ ነገሮች እንደገና ደግሞ አንድ ሰው ሊቀጠር ሲል ማሟላት ያለበት ነገር አለ ማለት ነው። ማሟላት ያለበት ነገር አለ ስል በቃ ከብዙ ሱሶች ከብዙ ነገሮች ራሱን ጠብቆ ንጹህ መሆን መቻል አለበት ማለት ነው። ያ ሰው ከብዙ ነገር ራሱን ጠብቆ ንጹህ ከሆነ ደግሞ ሊያደርገው የሚችል ነገር ለሱ ልዩ ጥቅም እና ትኩረት አለው ማለት ነው። ይሄንን እያደረገ ሲሄድ ያ ሰው በዛ እንቅስቃሴና ተግባሩ ራሱን ወደ መልካም ነገር እየቀየርና አሪፍ ጥቅም እያገኘ ራሱን እየቀየረ መሄድ ይጀምራል ማለት ነው። ራሱን እየቀየረ እና በዚህ መልኩ ማካሄድ ማሳካት ከጀመረ ደግሞ ሊኖረው የሚችል እንቅስቃሴና ተግባሩ ምንድነው ማለት ነው? ደስ የሚል ነገርና መልካም ነገር እያገኘኝ ራሱን ወደ ጥሩ መንገድ እየመራና እያስተካከለ እያቀደ መሄድ ይጀምራል ማለት ነው። ይሄንን እያደረገ ሲሄድ ደግሞ በስራ ቅጥሩ ውስጥ ደስተኛ እየሆነና ጥሩ ነገር እያገኘ መልካም ነገር እያገኘ ይመጣል ማለት ነው። ስለዚህ ይህንን እያደረግን መሄዳችን ለኛ ደስ የሚል ጥቅም እና ትኩረት ነገር አለው ይሰጠናል ማለት ነው። ይሄንን እያደረግን ስንሄድና ይሄንን እያደረግን ስንጓዝ ነው ለኛ ሊኖር የሚችል ጥቅም እና መቀጠር የምንችለው ማለት ነው። እኛ ጠንካራ ስንሆን ማለት ነው ጠንካራዎች ስንል በዚህ መልኩ ራሳችን በተሻለ ነገር ማድረግና ማሳካት ማቀድ ስንጀምር ማለት ነው። ይሄንን እያደረግን ስንሄድ ነው ለኛ ሊኖረን የሚችል የስራ ቅጥር ህይወትና ሁኔታ እያማረና እየተስደካከለ መምጣት የጀመረው ማለት ነው። እንደዚህ እየሆነ ከመጣ እኛ ሊኖረን የሚችል የእንቅስቃሴና ተግባር አሪፍ እየሆነ እያማረ እየተስተካከለ መምጣት ይጀምራል ማለት ነው። ይሄንን እያደረግን ስንሄድ ሊኖረን የሚችል የእንቅስቃሴ ተግባራችን በጣም እየተስተካከለና ያማረ እየሆነ ወደ መልካም መንገድ እየሄደ ይመጣል ማለት ነው። ስለዚህ የስራ ቅጥር ሂደታችን ይህንን ይመስላል። መጀመሪያ አንድ ሰው መማር መቻል አለበት ትምህርቱን ሙሉ በሙሉ አጠናቆ ለሚቀጠረው የስራ መደብ ብቁ ሆኖና ተፈላጊ ተወዳዳሪ ሆኖ መገኘት መቻል አለበት ማለት ነው። ይህንን እያደረገ ሲሄድ ነው። ይህ ሰው በዚህ እንቅስቃሴና ተግባሩ ራሱን እያስተካክለና እየለወጠ እያሻሻለ መሄድና መምጣት መጓዝ የሚጀምረው ማለት ነው። ስለዚህ ይህንን እያደረግን ስንለው እኛ ሊኖረን በሚችል እንቅስቃሴና

ልብስ ምን ያህል ጊዜ ታጥባለህ? አብዛኛውን ጊዜ እኔ ልብሴን የማጥበው በሳምንት ውስጥ አንዴ አጥባለሁ ማለት ነው። ምክንያቱም አሁን ሳምንት የለበስኳቸው ልብሶች በጣም ሊቆሽሹ ይችላሉ ማለት ነው። ስለዚህ እነዚህ የለበሷቸው ልብሶች ደግሞ ከቆሸሹ ለኔ ለጤናዬም ጥሩ እስካልሆነ ድረስ ይሄን የቆሸሸ ልብስ ምን ማድረግ እችላለሁ ማለት ነው እኔ፣ በሳምንቱ አንድ ቀን አጥፋዋለሁ ማለት ነው። በሳምንት አንድ ቀን አጥቤ እኔ ይሄንን ያጠብኩት ልብስ ንጹህ እየሆነና እያመረ የት ስትካከለ መምጣት ይጀምራል ማለት ነው። ይህ ደግሞ ጥሩ እየሆነና የት ስትካከለ ከመጣ እኔ ላገኘው የምችል ጥቅም ይኖራል ማለት ነው። ይሄን ጥቅም ደግሞ ማሳካት እና መተግበር ወደ መልከም ነገር፣ መቀየር እና መለወጥ ማሸሻን እችላለሁ ማለት ነው። ይሄንን እያደረኩ ስመጣ እኔ በእያንዳንዷ እንቅስቃሴና ተግባሬ ውስጥ ደስታን እየሰጠኝ አሪፍ ነገርና ጥሩ ጥቅም እያገኘሁበት መድ እጀምራለሁ ማለት ነው። ስለዚህ ይሄንን ልብስ የምንያክል ጊዜ ታጥባለህ ለሚለው በሳምንት አንድ ጊዜ አጥባለሁ ማለት ነው። ልብሳችን ስናጥብም መጀመሪያ ሳሙና ያስፈልገናል፣ ሳሙናዎችን በአግባቡ ተጠቅመን ይህንን ሰሙና ለልብሳችን ማጠቢያ አድርገን በምንፈልገው ከሰሙናም ባሻገር ኦሞ፣ ያስፈልጋል ኦሞ አለ ከኦሞም ፈሳሽ ሳሙና፣ አለ ስለዚህ ሳሙና ደግሞ አሁን እየተወደደ መጣሁ አንድ ሳምና ድሮ ሰላሳ ብር፣ ሃያ ብር እንገዛው የነበረ ዛሬ እስከ መቶ ብር፣ እስከ አንድ መቶ አምሳ ብር ድረስ አለ ማለት ነው። ስለዚህ በዚህ ሁኔታ ደግሞ ልብሳችንን አጥበን አጥበን እናሰጣለን አጥበን ያሰጠነውን ልብስ እዛው ጋር አድርቀን በጥሩና በስራት መልሰን ሰብስበን ወደ እኛ አምጠን ማስገባት እንጀምራለን ማለት ነው። ይሄንን ማስገባት ከጀመርነው ደግሞ ለኛ ሊሰጥን የሚችል ጥቅም ይኖራል ማለት ነው። ይሄንን ያደረገኝ ከመጣን ለኛ ልናገኘው የምንችል ጥቅም ከፍ እያለ እና እየተሸሻለ እያመረ መምጣት ይጀምራል ማተው። ስለዚህ እኔ እያደረገ መምጣት መቻላችን ደግሞ ለእኛ ሊሰጥን የሚችል ጥቅም አለ ማለት ነው። ከፍ እያለ ደረጃው እየጨመረ እና የተሻለ ይመጣል ማለት ነው። ስለዚህ ይህንን እያደረግን ስንመጣ ደግሞ ልብስ ማጠባችን ካጠብነው በኋላ፣ አጥበን እናሰጣለን፣ አስጠን ሲደርቅ በስርዓት እናስገባና ወደ ወርሳችን በጥሩ በጥሩ መንገድ እያጠፍንና እያሻሻልን ይህንን ማምጣት እንጀምራለን ማለት ነው። ይህንን በጥሩ መንገድ እያጠፍነው፣ ያመጣነውን ደግሞ ከበርሳችን ውስጥ ትናስቀምጠዋለን ማለት ነው ስለዚህ የምንለብሳቸው ልብሶች እንደ ቆሾሹ ወዲያውኑም ማጠብ አለብን ማለት ነው። ምክንያቱም እየቆሸሸ ልብስ ስንለብሰው አንደኛ ቆሽሿል ሲቀጥል ደግሞ በእኛ ጤና ላይ ሊያስከትለው የሚችል ጉዳት ይኖራል ማለት ነው። ስለዚህ ከዚህ ጉዳት ደግሞ እኛ ራሳችንን ለመከታተል እና ራሳችንን ለመጠበቅ እና ራሳችን ከአደጋ ውስጥ ለማዳን ልብሳችን በስራት ማጠብ መቻል አለብን ማለት ነው። ልብሳችን በስራት እያጠብነህ ከመጣንና ወደ ጥሩ መንገድ እየመራን ከሄድን በጣም አሪፍ የሆነ ጥቅም እያገኘንና ራሳችንን እየቀየርን እያሸሸንንበት መምጣት እንጀምራለን ማለት ነው። ይህንን እያደረግን መምጣት ስንጀምር እኛን ልናገኘው የምንችል ጥቅም በጣም እያደገ እና ከፍተኛ እየሆነ ይመጣል ማለት ነው። ስለዚህ ልብሳችን በስርዓት ማጠን መቻል አለብን አሁን ልብስ በጣም እየተወደደ መጥቷል ዋጋው እየጨመረ፣ በጣም ከመጠን በላይ ውድ እየሆነ መጥቷል ማለት ነው። ፊት እስከ አንድ ሺህ ብር መግዛት የምንችለው ልውስ ዛሬ እስከ አራት ሺህ እና ከዛ በላይ እየሆነ ዋጋው በጣም እየተወደደ እየጨመረ በከፍተኛ መጠን ቁጥር እየጨመረና እያደገ መጣል ማለት ነው። ይሄ በከፍተኛ መጠንና ቁጥር እያደገ እና እየጨመረ መምጣቱ ደግሞ ለእኛ ያለው ጥቅም ትንሽ ማለ፣ ልብሱ ለእኛ በጣም አስፈላጊ ነው። አንድ ሰው ልብሱ ሳይለብስ መጓዝ እና መንቀሳቀስ አይችልም። ነገር ግን፣ በዚህን ሰዓት እኛ ልብሳችን በጥሩ መንገድ ተንከባክበንና በስርዓት መያዝ መቻል አለብን ማለት ነው። ይሄንን እያደረግን ስንሀድ እኛ ልላገኘው የምንችል ጥቅም እያማራና የተሻለ አሪፍ ነገር እያገኘን እንሄዳለን፣ ከዚህ ካልሆነ ግን እኛ አላገኘሁም የምንችል ጥቅም በጣም ጉዳት ነው ማለት ነው። ልብሳችን እያቆሸሽን ዝም ብለን በተሎ በተሎ ለመግዛትም ሙከራ ማድረጋችን ወይም ከፍተኛ ሁኔታ ወጪ እንድንዳረግ ያደርገናል ማለት ነው። ስለዚህ ይሄ ከሞል ለከፍተኛ ወጪ እየዳረገኝ ከመጣ ልናገኘው የምንችል፣ ነገር እኛ ጋር ጉዳት እየኖረው ይመጣል ማለት ነው። ስለዚህ ይሄንን እኛ በምንችለውና በተቻለን መጠን ራሳችንን እየቀየርንና እያሻሻልን ራሳቸውን ወደ መልካም ነገር እየቀየርን እና እየለወጥነው መድ መምጣት እንጀምራለን ማለት ነው። ስለዚህ ልብሳችን በዚህን ያክል እያጠብን በጥሩ በጥንቃቄ በስርዓት እያጠፍን እያዘጋጀን መያዝ መቻል አለብን ማለት ነው። ስለዚህ ልብሴን እኔ የማጥበው በምን ያክል ጊዜኑም? በሳምንት አንድ ቀን አጥባለሁ ማለት ነው። ልብሴን የማጥበው በተቻለ መጠን አድርጌ

ዛሬ የአየር ሁኔታው እንዴት ነው? ዛሬ የአየር ሁኔታው ቅዝቃዛ ነው ቅዝቅዝ ያለ ዳመናማ ነው ማለት ነው። ስለዚህ የአየር ሁኔታ የዚህን ያክል በጣም የከፋ የሚማረር ምናምን የሚባል ነገር አይደለም። መካከለኛ የአየር መጠን ነው ያለው ማለት ነው። ስለዚህ የአየር ሁኔታው በጣም አሪፍ እና ጥሩ ነው። ለእኛ ሊሰጠን የሚችል በቃ ቅዝቀዝ ያለ እስካሁን ድረስ ጥቅሙ ለኛ ጥሩ ነው ማለት ነው። ምክንያቱም ቀዝቀዝ ያለ አየር ለኛ ጠቀሜታ አለው ማለት ነው። ምክንያቱም በጣም ሞቃት ሲሆን እኛ ልናገኘው የምንችል ከጥቅሙ ይልቅ ጉዳቱን ሊያመዝን ይችላል። ስለዚህ የአየር ሁኔታው ዛሬ ዳመናማና መካከለኛ የሙቀት መጠን ያለው ነው ማለት ነው። ይሄ ደግሞ ሊያስደስተን እና እኛ ልደሰትበት የምንችል መንገድ ነው ማለት ነው። ምክንያቱም እኛ በዚህ መልኩ ራሳችንን እያየንና እየቀየርነ ወደ መልካም ነገር እንድንሄድ ያደርገናል ማለት ነው። ይህንን እያደረግን ስንሄድ የምንፈልገውን ነገር በምንፈልገው ሰዓት እያገኘን እና እያስተካከልነ ወደ ተሻለ መንገድ እየመራን መሄድ እንጀምራለን ማለት ነው። ይሄንን እያደረግን ስንጀምር ነው በእያንዳንዱ እንቅስቃሴና ተግባራችን ውስጥ ሁሉን ነገር ማሻሻልና መቀየር መለወጥ የምንችለው ማትረው እነኒ ያደረግነ ስንሄድ እኛ በእያንዳንዱ ንቅስቀሴን ተግባሮችን እየቀየርነ አሪፍ ነገር መልካም ነገር እያገኘን መሄድ እንጀምራለን ማለት ነው። ይሄንን እያደረግነ ስንሄድ መሄድ እኛን ሊሰጠን የሚችል የጥቅም በጣም የተሻለ እንደሆነ እያወቅንና ጥሩን መንገድ እያገኘን መጓዝ እንጀምራለን ማለት ነው። እኛም ማድረግ መቻላችን ደግሞ ለእኛ የሚሰጥን የሚችል ጥቅም አለ ዘርፈ ብዙ ጥቅም አለው ማለት ነው። ይህነን እያደረግነ ስንሄድ ነው እኛ ደስተኛ እየሆንንና እያሻሻልነ ራሳችን ወደ ጥሩ መንገድ እየቀየርንና እያሻሻልነው መሄድና መጓዝ የምንጀምረው ማለት ነው። ስለዚህ የአየር መጠኑ ቀዝቃዛ መሆኑ አንደኛ ለኛ ጥቅም አለው ምክንያቱም በዚህን ሰዓት እኛ ዝቅ አድርገን አሪፍ ነገር እያገኘን ራሳቸው ወደ መልካም ነገር እየቀየርን እና እያሻሻልነው መምጣት እንጀምራለን ማለት ነው። ስለዚህ ይሄንን ዛሬ ያለው ሁኔታ እኛ እዚህ መካከለኛ ነው ማለት ነው ዳመናማ ነው። ጠዋቱን ከመሆኑ የተነሳ አሁን ያለው የአየር መጠን ቀዝቃዛ ደመናማ ነው ማለት ነው። ስለዚህ ይህ ደመናማ ደግሞ እያገኘ ነው ያለን ለኛ ጥቅሙ አሪፍ የሆነና የተሻሻለ ወደ ጥሩ ነገር እየመጣ ይሄዳል ማለት ነው። ይሄንን ማድረግ መቻላችን ለእኛም ሊሰጠን የሚችል ጥቅም አለ ማት ነው ዘርፈ ብዙም ጥቀሜታ አለው። ይሄንን እያደረግን ስንሄድ እኛ በእያንዳንዱ እንቅስቃሴና ተግባራችን ራሳችንን እየቀየርና እያሻሻልነ ራሳችን ወደ መልካም ነገር እየቀየርነ መጓዝ እንጀምራለን ማለት ነው። ስለዚህ ዛሬ ያለው የአየር ሁኔታ አሪፍ ነው ማለት ነው ፀሀይ መውጣት እየጀመረች ነው ፀሀይ ደግሞ በቃ ገና የጧት ፀሀይ እስከሆነ ድረስ የዚህን ያክል የሚባል ከፍተኛ ሙቀት ያለበት አይደለም ማለት ነው። መካከለኛ ሙቀት ያለበት ነው ማለት ነው። ይሄን መካከለኛ ሙቀት ደግሞ እኛ ወደ ጥሩ መንገድ እያሸሻነ እየቀየርነ አሪፍ ነገር እያሳካን እና እያቀድነ መሄድ እንጀምራለን ማለት ነው። ስለዚህ ይህነን እያደረግነ ከሄድነ ለእኛ ሊኖረው የሚችል ጥቅም አሪፍ እየሆነና እየተሸሻለ አሪፍ ነገር እያገኘን መልካም ነገር እየቀየርነ እንሄዳለን ማለት ነው። እናም ማደርግ መቻላችን ለእኛ ልዩ ጥቅም እና ትኩረት አለው ማለት ነው። ይህነን እያደረግን ስንሄድ ነው እኛ ራሳችን በጥሩ መንገድ እየቀየርን እያሻሻልነው አሪፍ ነገር ጥቅም እያገኘን ራሳችን ወደምንፈልገው መንገድ እየመራን እያጓዝነ መሄድ ምጀምረው ማለት ነው። ስለዚህ ዛሬ ዛሬ የአየር ሁኔታው በጣም ጥሩና አሪፍ የተስተካከለ መልካም ነው ማለት ነው። ይህ የአየር ሁኔታ ደግሞ እያስደሰተና ጥሩ ነገር እየሰጠን ለኛም አሪፍ መልካም ነገር እያገኘንበት መሄድ እንጀምራለን ማለት ነው። ይሄን አሪፍ ነገር እና ጥቅም እያገኘን መሄድ መቻላችን ለእኛ ሊሰጠን የሚችል የጥቅም መጠኑ ወይም የጥቅም አይነቱ አሪፍ ነው የተቀየረና የተሻለ አሪፍ ነገር እያገኘ መሄድ ይጀምራል ማለት ነው። ስለዚህ ይህነን ማድረግ መቻላችን ለእኛ ሊያስገኝና ሊሰጠን የሚችል የጥቅም ሁኔታ አሪፍ እየሆነ እየተሸሻለ መልካም ነገር እያገኘ ይመጣል ማለት ነው። ስለዚህ ይሄንን እያደረግን የመሄዳችን በእኛ ባለው ሁኔታ አንፃር ልዩ ጥቅም የሰጠና አሪፍ ነገር እያገኘን መሄድ እንጀምራለን ማለት ነው። ስለዚህ ይሄንን እያደረግነ መሄዳችን ለእኛ አሪፍ ጥቅምና የተሻለ ነገር ደስ የሚል ሁኔታ እያገኘን መኸድ እንጀምራለን ማለት ነው። ይሄንን እያደረግን የሚካሄድን ደግሞ አሪፍ ነገር እና እኛ ጥቅም ደስተኛ እየሆነ በምንሰራው ስራ በምንሰራው ተግባር ደስተኛ እየሆነ መኸድ እንጀምራለን ማለት ነው